አዎ በእጅ ልብስ በእጅ ነው የማጥበው ልብስ በእጅ ማጠብ ብቻ ሳይሆን እጅግም የስራ ቀላል ቢመስልም ትንግስት ጥንቃቄ የሚፈልግ ነው። በእጅ ልብስ ሲታጠብ የልብሱ ንጹህ በቅርብ ማየት ይቻላል ቆሻሻ ያለበትን ቦታ በትክክል ማስተካከል ወይም መለየት ይቻላል ማለት ነው። በተለይ ነጭ ልብሶች ቀላል ጨርቆች ወጪ ታጥበው ከማሽን የበለጠ ጥሩ ውጤት ይሰጣሉ ማለት ነው። መጀመሪያ ዋና ሳሙና አዘጋጃለሁ። ውሃው ልብሱን ሊጎዳው ይችላል ወይም እጃችንን ሊያቃጥል ስለሚችል። ከዚህ ልብሶችን በውስጥ እጨምራለሁና ሳሙና ሳሙና እስኪያላብስ እጅግ ትንሽ ይቆያል ማለት ወይም ዘበዝበዋለሁ ማለት ነው። የቆሻሻውን እንዲለቀቅ ይረዳል። ከዚያ በእጄ በቅስታ አጥበዋለሁ እጅግ መጫንም አልፈልግም ምክንያቱም ለሱ ሊቀጥን ሊቀጥን ሊቀጥን ስለሚችል ማለት ነው። በእጅህ ውስጥ ማጠብ ሌላ ጥቅም ያለው ነገር ውሃና ኤሌክትሪክ የመቆጠብ ነው። በብዙ ቦታዎች ኤሌክትሪክ ችግር ስላለ በእጅ መታጠብ አስፈላጊ ይሆናል። እንደዚሁ የማሽን ጥገና ወጪ አያስፈልግም። ከዚህ በተጨማሪ በእጄ ማጠብ ሰውነታችን ያንቀሳቅሳል እጆቻችን ክንዶችን ክንዶቻችን እንዲሰሩና ጠንካራ እንዲሆን ያደርጋል ማለት ነው። ከመታጠብ በኋላ ልብሶች በንጹህ ውሃ አጥራለሁ ሰሞኑ እስኪወጣ ድረስ ማለት ነው። ደጋግሜ እየጨመርኩ በደንብ አድርጌ እያለቀለኩ አወጣዋለሁ ማለት ነው። ልለበሱ እንዳይነጠብና ቆዳ እንዳይነክር አስፈላጊ ነው ማለት ነው። ምክንያቱም ሳሙናዎች ላይ ያሉ ኬሚካሎች ሰውነታችንን ሲነካ ሌላ ችግር እንዳይፈጥር ማለት ነው። ለልብስ የተሰራ ሳሙናና ለሰውነት የሚሰሩ ሳሙናዎች የተለያዩ ስለሆኑ ኬሚካላቸው እዛ ስለሚዋሻ ለማስለቀቅ ተብሎ የሚሰሩ ኬሚካሎች ስለሆኑ ሰውነቴ ላይ ችግር እንዳይፈጠር በደንብ አድርጌ አለቀልቀዋለሁ ማለት ነው። ከዚያ በቀስታ እየጨመኩ በጥሩ አየር ቦታ ሰቅለዋለሁ ወይም አሰጠዋለሁ ማለት ነው። ለምሳሌ ፀሀይ ብርሃን በማይበዛበት ሰዓት ነው ልብሶችን የማሰጠው። እንደዚህ የማደርግበት ምክንያት ልብሶቼ በጣም ፀሀይ ብርሃን እንዳይጎዱ ስለምፈልግ ተመጣጣኝ አየርና ሙቀት ያለበት ቦታ ጨምቄ እዛ እሰጣለሁ። ስለዚህ በልብስ ላይ በቀጥታ እጅግ እንዳይመታና እጠነቃቃለሁ ምክንያቱም ቀለሙ ሊፈርስ ይችላል ማለት ነው። በአጠቃላይ ልብስ በእጅ ባህላዊ ልምድ ብቻ ሳይሆን ጠቃሚና ተግባራዊ ስራ ነው። ትዕግስት ንጽህና ጥንቃቄ ያስተምራል። እንደዚሁ ልብሶቻችንን በጥራት ለመጠበቅ ይረዳል። ስለዚህ በእጅ ልብስ መታጠብ እንደ አንድ ጠቃሚ እውቀት ሁሉም ሰው ማወቅ ያለበትን ነገር ነው ብዬ አስባለሁ። ስለዚህ አዎ በእጅ በእጄ ልብስ አጥባለሁ ማለት ነው። ብዙ ጊዜ በእጄን ልብሶችንም አማጥበው ማለት ነው።